መዘመር ትወዳለህ ወይ ነው ሌላኛው ጥያቄ። መዘመር ትወዳለህ? አዎ፣ እዘምራለሁ ብዙ ሃይማኖት መዝሙሮች ናቸው ያሉት እኛ ሀገር ያው ከዛ ውስጥ የሃይማኖት የኦርቶዶክስ ሃይማኖት ተከታይ ስለሆንኩ እዘምራለሁ አሁን መዝሙር እወዳለሁ መዘምር ትወዳለህ ሃይማኖቴ መዝሙሮችን እወዳለሁ መዘመር ስላላችሁኝ ነው መዝሙር ወይም መዘመር የትምህርት ቤት መዝሙሮችም አሉ አሁን ለምሳሌ የትምርት ቤት መዝሙሮችን ልበልላችሁ አሁን እስኪ አረምሳሌ አረምሳሌ አረ ሆይ አረ ሆይ አለው በመከራ እምባዬን አዘራ ለምን ታዘሪሃለሽ አገዶ እየበሎሽ አገዳም የለኝም ደህና ነኝ ምስኪን ደህና ሆነሽ ምን በልተሽ ታድሪያለሽ ባገኝም በልቼ በጣም ተደፍቼ እኔን ይደፋፋኝ ሰውማ ደረሽ ገፋኝ የቤትሽ ምሶሶ አልበሰለም ወይ ቢበሰል ባይመስል ትመጪ ስር መምጣቱንስ መጣው አንድ አጫዋች አጣው አንድ አጫዋችሽ ምን ወሰደብሽ እግዜር በድሎኝ አህያ ቀማኝ አህያ ቀምቶ ፈረስ በላብኝ እያለን እንዘምራለን እና አንድ ደግሞ ልጨምርላችሁ የህፃናት መዝሙር ልጁ ሶስቷ ሸንጉሊቶች በአልጋ ላይ ተኝተው ሁለቱ ታምረዋል አንዷ ልትሞት ነው ሀኪም ቤት ሄደው ቢነገሯቸው ሀኪሙ ምን አለ ስጧቸው የማማ ልጅ ዳቦ በጣም ትወዳለች ስጧት እናት ትብላ አሁን ትድናለች ዶጮ ዶጮ ትንሹ ጫማ አዳሹ የአቶ ደፍትቴ የአንድ እግር ጫማ መኖር ያደረገው ለእሱ የሚስማማ ሀይለኛ ንፋስ ጎርፍ ወሰደው በመንገር ሲል ማንም አልሰማውም በዛ በበጋ በዛ በበጋ ስቶኛው ደፍቶ ልፈልጋ መሽበትና ሰው ቤት ገባ ልጅቷን አያት ተከነባ ወሰደችው ወደዳት ይዞት ጠፈ በለሊቱ እያልን ይሄ የትምህርት ቤት መዝሙር ነው ግን ሃይማኖታዊ መዝሙር ደሙ እስኪ ልበልላችሁ ሃይማኖታችሁ እግዚአብሔርን የምናመሰግንበት ነው እና አንድ መዝሙር ልበልላችሁ ስብል ለሰው ሰው ለሰው ቢታዘዝ ምን ነው ሰው ለሰው ለሰው ቢታዘዝምምን ነው የሚል አለና ሌላም ልጨምርላችሁ እስኪ ኦ ኦ ኦ ክርስቶስ ኦ አምላክ በሮን ኦ ክርስቶስ አምላክ ብሩን ልቡን አይን አብራው በጥሩም ቃል ቃልህ ልቡን አይን አብራው በጥሩም ቃልህ ሲና በረሃ ክርስቶስ እያለን እንዘምራለን ይሄ አሁን ያልኩላችሁ ሃይማኖት የመዝሙር ነው ማለት ነው ሃይማኖት የመዝሙሮቻችን እንደዚህ አይነት ናቸው እና አንድ የመጨረሻ ሃይማኖቴ መዝሙር ልበልላችሁና የእንትኔን ንግግሬን ለማጠቃለል እወዳለሁ ማለት ነው ተረድታችሁኛል ሁለት አይነት መዝሙር እንዳለ የሃይማኖት መዝሙር እና ትምህርት ቤት ላይ ልጆቹን የምንዘምራቸው መዝሙሮች ናቸው እሺ ሃይማኖት ነው ሃሌ ሃሌሉያ ሃሌ ሃሌሉያ አሜን ሃሌሉያ ሁላችሁም ሚሉ ከቤተልሄም ታገኙታላችሁ በከብቶች ግርግም እየሱስ ክርስቶስ ወአቢ ሰላም ሃሌ ሃሌ ሉያ ሃሌሉያ በሰማይ በምድር ምህረት ሆኗልና ሃሌ ሃሌሉያ አሜን ሃሌሉያ እንደምን እንዘምራለን ማለት ነው ይሄ አሁን ፈጣሪያችንን የምናመሰግንበት መዝሙር ነው እና መዘመር እወዳለሁ ደስተኛም ነኝ ደስ ይለኛል መረጋጋት